ትጠቀማለህ ነው የሚለው መዋቢያ ለማለት ማለት ብዙ አይነት መዋበያዎች አሉ። ማለት በጣም በጣም በጣም ብዙ ብዙ ወጪ የሚጠይቁ መዋቢያዎች አሉ። ለምሳሌ ለምሳሌ ሰነስክሪን እንደዚህ አይነት እንደዚህ አይነት ከሆኑ አይ እኔ ያን ያህል እንትን አልልም ማለት አልጠቀምም። ግን ወደፊት መጠቀም እፈልጋለው ምክንያቱም በቃ ቆዳዬ እየተበላሸ ነው በጣም እየተበላሸ ነው። ምናምን ነገር እና ደግሞ እንደኔ ብዙ እንትን የሰራ ሰው የለም። ብዙ እንደዚህ አይነት እንደዚህ አይነት ነገሮች ላይ ስራ ምናምን የሰራ ሰው የለም። እና በቃ ማለት እንደዚህ አሁን ዝም ብዬ ሳስበው ማለት ነው። ምንም በቃ እንትን ነው የማይመስለው ምንም በቃ የሚያልቅ ነገር አይመስልም። አንዳንድ ጊዜ ወይ ደግሞ እንደዚህ በቃ እንደው ብር አግኝቼ ግን እንደዚህ አይነት ነገር እገዛለሁ እላለሁ። አንዳንድ ጊዜ ማለት በጣም ተራራ እየመሰለብኝ በጣም ትልቅ ነገር እና አንዳንድ ጊዜ በቃ የሆነ የሆነ ነገር ያልቃል። እና የሆነ ነገር ሲያልቅ ኡፍ በቃ ተመስገን ማለት ነው። ያለብን እና እኔ መወቢያን አልጠቅም ግን ደግሞ ምንድነው ባዝሊን እንደዚህ አይነት ነገሮች እጠቀማለሁ። ለምሳሌ ጥርስ መቦረሽ አይደለም ጥርስ መቦረሽ እንደመዋቢያ አይቆጠርም። ግን ደግሞ ለምሳሌ ሰንስክሪን እንደዚህ ቆዳ ለምሳሌ ለቆዳ በጣም ተስማሚ ተስማሚ የሚባሉት ነገሮችን እነሱን እጠቀማለሁ። ግን ምንድነው ውድ ናቸው እነሱ በቃ እነሱን ለመግዛት ቢያንስ አንድ ሰላሳ ሺህ ወይ አርባ ሺህ ምናምን ነገር ያስፈልገናል። እንጂ ዝም ብለንማ እንደዚህ አይነት ነገሮችን መግዛት ለምሳሌ ግን ደግሞ ምንድነው በባህል መጠቀም እንችላለን። በባህል መጠቀም ማለት ያን ያህል ወጪ ሳናወጣ ምናምን ነገር ለምሳሌ ሳንስክሪን አሁን ውድ ነው። ቢያንስ አንድ አራት ሺህ አምስት ሺህ ናቸው በቃ። እና እንደዚህ አይነት ወጪ አውጥተን እንትን ከምንል ለምንድን ነው? የባህል መድሃኒት ለምሳሌ የባህል መድሃኒት ሩዝ ሩዝ የሩዝን ውሃ መጠቀም አሁን ይሄ ለፊታችን በጣም አሪፍ ነው። ሩዝ የሽንኩርትን ውሃ እንደዚህ መጠቀም ለፀጉር ፀጉር እንዲበቅልልህ ምናምን አሁን እነዚህን ነገር በጣም ቀላል ናቸው። ምንም የሚከብድ ነገር አይደለም ማለት። እና እኔ እንደዚህ አይነት ነገሮች ጋር እንትን ማለት እፈልጋለሁ በጣም በተለይ ደግሞ ውይ የውበት መጠበቂያ ላይ ሚኖክስድል ውይ እሱን ነገር። እንደውም መቼ ይሁን እንደው ምገዛው በቃ ሁል ጊዜ በቃ አእምሮዬ ውስጥ ያለ ጥያቄ ነው። እሱን ቀን እሱን የገዛሁት ቀን በቃ እውነት ሰላም ነው የማገኘው። ምክንያቱም ሁል ጊዜ በቃ አእምሮዬ አእምሮ ላይ ያለ ነገር ነው። እሱን ነገር ገዝቼው ማየት እፈልጋለሁ። እስኪ ምን እንደሚፈጠር? በቃ አንዳንድ ጊዜ አሁን ምለፋው ለዛ ነው። በቃ አሁን እስካሁን ብዙ ነገር አምልጦኝ በጣም ብዙ እና እሱን ነገር ገዝቼ በቃ አለ አይደል? የሆነ የሆነ የሚሰጠኝ ነገር አለ በቃ ደስ የሚያስኝ ነገር ምናምን ነገር እና እኔ በዛ መልኩ ነው የማየው። እንጂ ለምሳሌ እንደ ዋናው እኔ የውበት ቫዝሊን ነው እንደው በጣም

ዝናብ ሲዘንብ ምን ታረጋለህ ነው የሚለው? እኔ ዝናብ ዝንብ የመጀመሪያው ነገር የማደርገው መጥለል ነው። ያለምንም ጥያቄ ምክንያቱም ዝናብ ጋር ምንድነው ለምሳሌ ግን ይለያያል። ለምሳሌ ቦታው ጋር ጥላ ከያዝኩኝ ጥላ እጠቀማለሁ ጥላ ካልያዝኩኝ ግን ቀጥታ መጠለል ነው። ማለት አጠገቤ ካገ የትኛውም ቦታ ሊሆን ይችላል። ማን መቼስ ማንም ሰው እኔ እኔ እኔ ጋር ትጠለል። አሁን ማንሳት እፈልጋለሁ ሀይለኛ ዝናብ ዘናበ ቤት እያለሁ እና የሆነ ሰውዬ የያዘው መኪና በስመአብ በስመአም እንዴት አድርጌ ልንገራችሁ እና እንዴት እንደሚያምር እና በቃ የሆነ በቃ እንትን የሚያስደስት ነገር አለ። እንደዛ እንደዛ አይነት ነገር ሲሆን እና እኔ ምንድነው የዛ ጊዜ እንትን አደረኩኝ ምንድነው በቃ ለፋው ምን አልኩኝ ምን አልኩኝ ምናምን ነገር ከዛ ጥላ እንትን በጣም ሀይለኛ ዝናብ ዘነበና እዛ እዛ ተጠለልኩኝና የዘነቡ ዘናብ በጣም ሀይለኛ ዘናብ ነው። እና የዛ ጊዜ እንደው በቃ እንትን የዛ ጊዜ እንትን እየተጠየቀ ምን ልገዛ ነበረ ጫማ አም ብቻዬን ነገር ለመግዛት ነበር ያሰብኩት። ግን እና ይሄን ያነሳሁበት ምክንያት ምንድነው? ለምሳሌ ብዙ ብዙ አይነት እንደዚህ አይነት እንትኖች አሉ። አለ አይደል የሆነ እንትን የሚሉት በቃ የሆነ ዝናብ ሲዘንብ ግዴታ እኮ መጠለል የለብንም። ለምሳሌ ዝናብ ግን ደግሞ ምን አለ ተባዮች አሉ ነፍሳት ተባዮች አሉ። ማለት እኛ ማንያቸው ቅማል ቅማል አስቀምሎ ቅማል ያመጣል ይባላል። ዝናብ ጋር መቆም ምናምን ነገር እና ጥላ ነው። ግን ደግሞ ድንገተኛ ዝናብ ከዘነበስ ድንገተኛ ዝናብ ከዘነበ ምንድነው ለምሳሌ አሁን በሳፋ ውሃ መደቀን እኮ ይቻላል። ምንም ችግር የለም በሳፋ ዋሃ ደቅነህ ምናምን ነገር። እዛው ያለውን ነገር እንደዚህ እንትን ማለት ግን ደግሞ እንደዛ ከምናደርግ በቃ ዝም ብለን መጠለል ይሻላል። ምክንያቱም አንደኛ ብርድ ሊመታን ይችላል። ምክንያቱም ዝናቡ በሃይለኛ ሰውነታችን ሲነካው በቃ ቅዝቃዜ እኔ ቅዝቃዜ ሲጀምር አልወድም። በጣም እኔ ሲጀምር ገላየን የምታጠበው ሁል ጊዜ በሙቅ ዉሃ ነው። እዚህ ለራሱ እቤትም እያለሁ ሁል ጊዜ ማለት ይቻላል። እኔ በእንትን ታጥቤ አላውቅም በ በአእምሮ የሚባለው በቅዝቀዛ ውሃ ስንት ጊዜ አብዛኛው ጊዜ የምታጥበው በቀዝቃዛ ውሃ ነው። እና በሙቅ ውሃ ነው እና ለምንድነው የሁላ ነገር ያረኩት በቃ ስለምፈራ ነው። በቃ እንደዚህ አይነት ነገሮች ጋር ምን እንጃ የሆነ በቃ የሚያስጠላ ነገር አለ። እና ጭራሽ ቀዝቃዝ ዝናብ ደግሞ የባስ በቃ የባስ ነው። እንትን የሚለኝ እና የመጀመሪያው ነገር ምንድነው? ዝናቡ ሲመጣ የመጣበትን አመጣጥ ማወቅ ለምሳሌ ክረምት ላይ ነው ወይስ በጋ ላይ በጋ ላይ ከሆነ እንደውት ድንገት ነው ማንም ሰው ጥላ እንደው ፀሀዩ ፀሀይ ፀሀይ ከፀሀይ ጥላ ከያዘ እሺ እንደዛ ችግር የለም። ግን ደግሞ እንደዚህ አይነት ካልሆነስ ከፀ ከራሱን ከእንትን ለመከላከል የማይጠቀም ከሆነ ምንድነው ምንድነው እንደኔ እንደኔ ምንድነው ማረግ ያለበት ብዬ ነው የማስበው። በቃ አለ አይደል መጠለል በቃ አገኘው አጠገቡ ወደ አገኘው አንተን ሱቅ ወይም ሄዶ መጠለል ነው። ምክንያቱም አንደኛ እንትን ሊል ይችላል። እንዳልኩት ንፋስ ብርድ ሊመታን ይችላል። ሁለተኛ ደግሞ በሽታ ሊይዝ ይችላል። ሶስተኛ ደግሞ አየር ላይ አሉ እኛም ባያናችን ላናያቸው የምንችላቸው እንስሳቶች ነፍሳቶች አሉ። እና ያ ነፍሳት በውሃው ነክቷቸው ይዟቸው በውሃው በውስጥ ሆኖ ነው እኛ ጋር የሚመጡት እና ፀጉራችን ጋር ካራፈ ምናምን ነገር እዛው ሊረቡ ይችላሉ። እና ከዛ ነገር ወይ በቃ ፌስታል ማረግ እንደዛ ምናምን ግን ደግሞ ምንድነው? ምን ምን ምን አለ ወንዶችና ሴቶች እንደዚህ እንትን አይሉም ያን ያህል ትኩረት አይሰጡትም። ሴቶቹ በቃ ጥላ ያደርጋሉ ምናምን ምናምን ነገር በጣም ይጠነቀቃሉ ወንድ ግን ምንም ምንም አይመስለንም ዝናብ ዝናብ አልዘነበ። ምንም ነው የማይመስልም ምክንያቱም ከሴት ልጅ ከወንድ ልጅ ሴት ልጅ ለራሷ ውበት ትጨነቃለች። ወንድ ልጅ ግን ያን ያህል አይጨነቅም። አይጨነቅም ማለት በቃ ምን ቆንጆ መሆን አልሆነ በቃ ዋናው ስራ ስራ ሰርቶ ብቻ ቤት ይግባ እሱን ነው። በቃ እንትን የሚለው እንጂ ሌላ እንትን አይደለም። ሌላ የሚያየው ነገር ምናምን ሆኖ አይደለም። ግን ደግሞ ስራ ሰርቶ ብቻ ገብቶ በቃ ለቤተሰቦች ምናምን ነገር በቂ ነገር ካስካሰጠህ ድረስ። ለምን ይለፋል እንዴ ለምን ይለፋል? ሌላኛው ደግሞ ማንሳት የሚፈልገው ለምሳሌ እንደዚህ አይነት ስራ ሲሰራ። እንዴት ነው በቃ ከእጅ ወደ አፍ ነው ወይስ እንዴት ነው የሚለው? የምንለውጥበት ስራ ነው የምንሰራው ብለን መጠየቅ አለብን። ለምሳሌ ከእጅ ወደ ዝናብ ሲዘንብ አሁን ለምሳሌ ሱቅ ምናምን ካለን እንትን እንላለን ቶሎ በቃ እንፈራለን። በቃ ሱቃችን ሊመታው ነው ምናምን ብለን ግን ደግሞ አንዳንዴ በቃ እንትን ማለት አለብን። ጠንካር ጠንካራ ሆነን እንደዚህ አይነት ነገሮች ሲመጡ እነዛን ነገሮች በቃ ማስተካከል አለብን። ሌላኛው ደግሞ ዝናብ ሲመጣ ለምሳሌ እቤት ከሆንን በቃ ውሃ ከሌለ በተለይ በተለይ ኢትዮጵያ ውስጥ ውሃ ጨራሽ የለም የለም ማለት ይቻላል። እና ከሌለ መደቀን የሚባል አለ መደቀን ማለት ያ ውሃ እንትን እንዲል ማድረግ ማለት ነው። ዝም ብሎ በየቦታው እንዲፈስ ከሚሆን በቃ በጄሪ በእንትን በሳፋ ምናምን አርገን ያኛው የሚፈሰው ውሃ እዛ ጋር እንዲቀመጥ አድርገን ከዛ በቃ እሱን መጠቀም ነው። እንጂ ዝም ብሎ ውሃ እንትን ከሚል ለምንድነው በተለይ ደግሞ ቦይ ቦይ ሲሰራ ደግሞ